እሺ በብዙ ህዝብ መካከል መሆን ትመቻቸህ ወይስ ይመችሃል ነው የሚለው ብዙ ጊዜ የ በብዙ ህዝብ መካከል ወይም ደግሞ በአድማጭም አከለ መሄድ ወይም ንግግር ማድረግ እንደዚህ የመሳሰሉት ተግባራትን ማድረግ ብዙ ጊዜ አይሆንልኝም ወይም ደግሞ ልምዱ የለኝም ስለዚህ አይመቸኝም ማለት ነው ልል የምችልበት ደፍሬ አይመቸኝም ልል የምችለው ነገር ነው ምክንያቱም ይሄ የሆነበት ምክንያት ብዙ ልምድ ስለሚፈልግ ነው ልምድ ያስፈልጋል እንደገና ደግሞ በምናወራውን ወይም ደግሞ የምንናገረውን የሄድንበትን አላማ ማወቅት ያስፈልጋል ስለዚህ ያንን ነገር ካላደረግን ብዙ ችግር ሊደርስብን ይችላል ሰዎችም እኛ ላይ ያላሰቡትን ነገር ሊያደርጉ ይችላሉ ማለት ነው ስለዚህ ያን ነገር በሁል ጊዜ ማጤን ያስፈልጋል ግን ነገር ግን ይሄ መሻሻል የሚችል ነገር እንደሆነ አስባለሁ ስለዚህ እሱ ጊዜ በመለማመድ እና በህዝብ መካከል ንግግር ማድረግ እንዲሁም የተለያዩ እንቅስቃሴዎችን ዝግጅቶችን በማቅረብ- ማስተካከል ይቻላል ወይም በልምድ ማምጣት ይቻላል። ይሄም ጥሩ ነገር ነው እኔም ለወደፊቱ እንደዛ አድርጌ አስተካክላለሁ ብዬ አስባለሁ። ስለዚህ- ይሄንን ነገር በማስተካከል ማሻሻል መቻሉ ጥሩ ነው ብዬ አስባለሁ ማለት ነው። አመሰግናለሁ።

በቤትህ ልዩ የሆነ መቀመጫ አለህ ወይ ነው የሚለው እንግዲህ ይሄንን የምመልሰው መቅመጫ ስንል እንግዲህ አንድ ሰው አዘውትሮ ምንድነው የሚሰራው የሚለውን ነገር ማየት ያስፈልጋል? እኔ እንግዲህ ያው አለኝ በቤቴ ብዙ ጊዜ አዘውትሬ የምቀመጥበት ጠበብ ያለች ሶፋ አለችኝ እሷ ላይ ተቀምጬ ብዙ ስራዎቼን የማከናውነው እዛ ላይ ነው። ምክንያቱም ኮምፒውተሬን ከፍቼ ኮምፒውተሬ ላይ ጠረጴዛዬን አድርግና ብዙ ስራዎችን የምሰራው ትምህርት ስራ እና የተለያዩ ጉዳዮችን ምፈጸሙው። በቤቴ ሆኜ ስለሆነ የምወዳት መቀመጫ አለችኝ። ከቤቴ ትክክለኛ ቦታ ነው ብዬ የማስብበት ሳሎኑ ላይ አስቀምጬ እጠቀማለሁ ማለት ነው። ይሄም እንግዲህ ጥሩ ሆኖ ስራዬን እንድሰራ ያግዘኛል ብዬ አስባለሁ። ስለዚህ እኔ የራሴ የሆነ የምለው መቀመጫ አለኝ

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ወይ? ነው የሚለው ይሄ ነገር እንግዲህ የባህሪያችንንም ይወስነዋል አንዳንድ ዝንጉ የሆኑ ሰዎች እንደዚህ አይጽፉም ወይም ደግሞ ዝም ብለው ባሻቸው መንገድ ነው የሚገበዩት። እኔ ግን ዝንጉም የምባል አይደለሁም። በጣም ጠንቃቃም የምባል አይደለሁም ስለዚህ በሁለቱም መካከል ላይ ነኝ ያለሁት። ብዙ ነገር የምገዛ ከሆነና እንዳልረሳ ስፈልግ ብቻ አንዳንድ ጊዜ እጽፋለሁ በዝርዝር እይዛለሁ። ቅድመ ጥናትን በማድረግ የዋጋ ዝርዝር አውጥቼ ችለዋለሁ አልችለውም ወይም ደግሞ ይሆነኛል አይሆነኝም። አሁን ላይ ልግዛው አልግዛው የሚለውን ነገር ወስኜ ወደ ሱቅ ሄጄ ግዢ እፈጽማለሁ ማለት ነው። ሌላው ግን በተለት ተለት ሁኔታ ውስጥ በአብዛኛው ጥቃቅን ነገሮችን ስገዛ ግን ይሄ ልምድ የለኝም ዝም ብዬ ባሰኘኝ ሰዓት ሄጄ ገዛለሁ ያለ ዝርዝር በመጠቀም ማለት ነው። ስለዚህ ዝርዝር መጻፍ ጽፋለሁ ግን ሁል ጊዜ ላይሆን ይችላል።

መብረቅ ትፈራለህ ወይ ነው መብረቅ የሚያስፈራ ነገር ነው? አዎ ሁሉም ሰው በአብዛኛው ይፈራል የሚወድ የለም። ነገር ግን እኔ እስከዛሬ በህይወቴ መብረቅ አጋጥሞኝ አያውቅም። ያጋጠመውንም ሰው አይቼ አላውቅም። ግን ከዜናና ከተለያዩ የማህበራዊ ሚዲያዎች እንደምሰማው መብረቅ ያጋጠመው ወይም መብረቅ የወረደበት ሰው። እንደ ኤሌክትሪክ ስለሆነ ሊያነደው ይችላል ወይም ደግሞ ቆዳው ሊቃጠልም ይችላል እስከ ሞት ደረጃም ሊያደርስበት የሚችልበት ሁኔታ አለ። እጅ እግርም ሊያሳጣ የሚችልበት ሁኔታ እንዳለ ይሰማኛል። የጥንቃቄ ደረጃዎችንም አንብቤ አውቃለሁ ብዙ ጊዜ ዛፍ ወደሌለበት ከፍታ ቦታ ያለበት ስር አለመሆን ምክንያቱም። ከአየር ላይ መጥቶ በዛ ከፍተኛ ቦታ ላይ ቁመት ባለው ነገር ውስጥ ጓርዶ ስለሆነ እኛን የሚያገኘን። ዛፍ የሌለበት ቦታ ሜዳማ ቦታ ላይ መሆን እንደሚመረጥ ሁል ጊዜ አስተውላለሁ እሱንም ለማድረግ እሞክራለሁ። ነገር ግን እስካሁን በህይወቴ አጋጥሞኝ አያውቅም። ግን ነገር ግን ከማየውና ከምሰማው መብረቅን እፈራለሁ ማለት እችላለሁ

ስማርት ስልክ ትጠቀማለህ ወይ ነው? እኔ የማውቀው እና አጩሩ መልስ። ስማርት ፎን አዎ እጠቀማለሁ ግን ለብዙ ለምን ለምን ትጠቀማለህ የሚባል ከሆነ። ስማርት ስልክ ለስልክ መደዋወያ ለሜሴጅ መላላኪያ መልእክት ለማስቀመጫ እጠቀምብታለሁ ከዛ ባለፈ ግን በአብዛኛው የምትጠቀምበት ለትምህርት እና መረጃ ለመሰብሰብ ኢንተርኔትን ለመጠቀም እጠቀምበታለሁ ለማንበብ እጠቀምበታለሁ ፊልም ለማየት እጠቀምበታለሁ። እንዲሁም የተለያዩ የማህበራዊ ሚዲያዎችን ለመከታተል። እንደ ማህበራዊ ድረ ገጾች ፌስቡክ ቲክቶክ እና የመሳሰሉ ዩቲዩብ የመሳሰሉ ነገሮችን ለመጠቀም እጠቀምበታለሁ። ከዛ በተጨማሪ አንዳንድ ስራዎችን እሰራበታለሁ የኦንላይን ስራዎችን መስራት ያስችለኛል። ከዛ ውጪ ዶክመንትን አስቀምጥበታለሁ። ፎቶ አነሳበታለሁ ሙዚቃ አነሳበታለሁ። ቪዲዮዎች አስቀምጥበታለሁ። እና እነኚህን ሁሉ ነገሮችን አድርግበታል

መስመር ላይ ሙዚቃ ትሰማለህ? ነው አዎ እሰማለሁ ኦንላይን። ስፖትፋይ ወይም የተለያዩ ዩትዩብ እንደዛ የመሳሰሉ የሙዚቃ ወብሳይቶች ላይ በመግባት ብዙ ጊዜ ወይ ታክሲ ሳልፍ ስጠብቅ ወይ ደግሞ ረጅም መንገድ ስጓዝ ወይም ደግሞ ብቻዬን አድካሚ የሆነ ስራ የምንሰራ ከሆነ ያንን ለማስረሳት ሙዚቃ ኤርፎን ሰክቼ ብዙ ጊዜ እጠቀማለሁ። ለጉዞ ለረጅም ስራ እና ለመዝናኛ አእምሮ ለማድረግ ለማነቃቃት ሙዚቃ የምሰማ ይሆናል። ስለዚህ ብዙ ጊዜ ሙዚቃ በጣም ስለምወድ እና አድማጭ ስለሆንኩኝ የተለያዩ የሀገራችን ዘፋኖችን ዘመናዊ ባህላዊ የሲኒየር የሆኑ አርቲስቶችን ጋፕ አርቲስቶንችም አሁን አርቲስቶችንም እየቀላቀሉኝ አዳዲስ አለበሞችንም አሮጌ አለበሞችንም ብዙ ጊዜ እየለዋወጥኩኝ የምሰማ ይሆናል። እና ሰዎችም ሲሰሙ ደስ ይለኛል። ሙዚቃ መገባበዝ በዛው ልክ ደስ ይለኛል።

ወደ መናፈሻ ቦታ ወይም ምን ያህል ጊዜ ትሄዳለህ ነው? የሚለው መናፈሻ ቦታ እንግዲህ የምንሄድበት ምክንያት ለመዝናናት ነው። ነገር ግን እኔ በአቅራቢያዬ ብዙ የመናፈሻ ቦታ ስለሌለ የመሄድ ልምዱ ብዙ የለኝም ለማለት እችላለሁ። ነገር ግን እድሉ ካጋጠመኝ የመሄድ ቻንስ በጣም በደስታ እሄዳለሁ ብዬ አስባለሁ። ምክንያቱም መናፈሻ ቦታ ጥሩ ነው አይምሮን ያድሳል ነጻነትን ይሰጣል። ሪፍሬሽን እናደርጋለን እንታደሳለን እንዝናናለን። ስለዚህ በተለይ ከቤተሰብ እና ከጓደኛ ጋር መሄድ ብዙ ነገሮችን እንድናሳልፍ ስለሚረዳን ወደ መናፈሻ ቦታ መሄድ ጥሩ ነው ብዬ አስባለሁ። ካሉም ደግሞ መናፈሻ ቦታዎች አዲስ የተሰሩ ቦታዎችን እሄዳለሁ። ከዛ በተረፈ ካፌ እና የተለያዩ ምግቢቶች በመዞር ጊዜ ማሳለፍም ስለሚቻል እንደዛም እያደረኩኝ የምሄድባቸው ቦታዎች ናቸው ለማለት እችላለሁ

ብስክሌት ብስክሌት ትጋልባለህ ወይ? ነው የሚለው ጥያቄው ብስክሌት መንዳት እንግዲህ ብዙ ጊዜ ከተማ ውስጥ ስላለሁኝ እድሉ የለኝም። ነገር ግን እድሉ በሚያጋጥመኝ ሰዓት እና ነፃ የሆነ ለብስክሌት አመቺ አካባቢ ከሆነ እና ብስክሌቱን ማግኘት የምችል ከሆነ ብጋልብ ደስ ይለኛል። ብስክሌት መጋለብ አንደኛ ለጤንነት ጥሩ ነው። ስፖርት እንደመስራት ማለት ነው ስለዚህ ያፍታታል እንደ ትንፋሻችንንም ያስተካክልልናል። ትንቻችንንም ያጠነክርልናል ስለዚህ ለጤናም ጥሩ ስለሆነ በጣም አስፈላጊ ነገር ነው። አዎ ብስክሌት እጋልባለሁ ነው የሚሆነው መልሴ ነገር ግን እንደ ብዙ ችሎታ ላይኖረኝ ይችላል። ምክንያቱም ከዚህ በፊት ብዙ ልምድ ስለሌለኝ ማለት ነው። ነገር ግን አሁን ላይ በከተማችን እየተሰሩ ያሉ የመንገድ ዳር ላይ የብስክሬት መንገዶች ስላሉ እነሱን በመጠቀም ብዙ ችሎታየንም አሻሽላለሁ። እንደ ስፍሩትም እጠቀምበታለሁ ብዬ አስባለሁ